ስራህ አድካሚ ነው። ስራዬ ብዙ ጊዜ አያደክመኝም በጣም ወድጄ ስለምሰራው ደስ ብሎኝ ከልቤ ስለምሰራው ከብዙ ምርጥ ምርጥ ጓደኞቼም ስለማገኝበት ደስ ብሎኝ እየተዝናናሁኝ ራሴንም ከቀን ወደ ቀን እያሻሻልኩኝ ስለምሰራው ብዙም አያደክመኝም። ብዙ ጉልበት ሊጠይቅ ይችላል በሌላ መልኩ ስታየው ብዙ ሰዎች በጣም አድካሚ እንደሆነ በብዙ መልኩ ሊነግሩኝ ይችላሉ። በጣም ብዙ ነገሮችን ማሻሻል እንዳለብኝ ሌነግሮክ ይችላሉ። ነገር ግን እኔ ስለምወደው እና ህይወት ነው ብዬ ስለያዝኩትም ከቀን ወደ ቀንም በተለያዩ መልኮችንም ማሻሻል ስለምፈልግ በተለያዩ ነገሮችንም እድገት ስለማገኝ እና ልክ ስራዬ እኔ እንደራሴ አድርጌ ስለማስበው ስለማየው ብዙም አድክሞኝ የማያውቅም አያደጋግመኝም በጣም የምወደው እና ሁሌም መስራት የምመኘው አይነት ስራ ስለነበር በጣም ደስ እያለኝ ነው የምሰራው። ብዙም ጉልበትም ይጠይቀኝ ለስራው አይሰማኝም ያለኝ ሁሉ ጉልበትም ስለምሰጠው ለስራው ብዙም አያደክመኝም። ብዙ ሰዎች እጠይቃለሁ ስራቸው በጣም እንደሚያደርግማቸውና በተለያዩ መልኮች ስራቸውን በጣም እንደሚጠሉት። በጣም ብዙ ጉልበት እንደሚጠይቃቸው በተለያዩ መንገዶችንም መተው እንደሚፈልጉ ሌላ አማራጭ ከፈለጉ ነገር ግን እኔ በጣም ፈልጌውና ደስ ብሎኝ። ወድጄው ከቀን ወደ ቀን ብዙ እድገት አገኝበታለሁ ብዬ በተለያዩ መልኮችንም ራሴንም ማሳደግ ስለምችልበትና ስለማውቅበት ከቀን ወደ ቀንም በጣም አሪፍ የሚባል ብዙ ለውጦችንም ስላሉኝ ስራዬ በጣም ወድጄው ደስ ብሎኝ። ከሰዎቼ ጋር ከሰራተኞቼ ከአሰሪዎቼጋ በክብር በጣም አሪፍ በሚባል ሁኔታዎችንም ስለሆነ የምንሰራው ስለ ስራዬ ድካሙ አድካሚ እንደሆነ ሁላ ብዙም የማስታውስበትን ሰዓት የለኝም። በጣም ፈልጌውና ራሴን ሆኜ ነው ስራዬ ላይ ብዙ ጊዜ የማከናዉነው በተለያዩ መልኮችንም በተለያዩ ስራዎችንም ደስ ብሎኝ ነው። የምሰራቸው ብዙ ሰዎችንም እኔ ጋር ያሉ ሰዎች እንደ እኔ አይነት ስራ የሚሰሩ። በተለይም እኛ ድርጅት ላይ ያሉ ሰዎች ስራውን በጣም እንደሚወዱት እና በተለይ መንገድ አድካሚ ቢመስልም ነገር ግን እኛ በጣም የምወደነው ሌላ ሰው ከውጭ እንደምናየው እንዳልሆን በጣም ደስ ብሎን ወደነው ከቀን ወደ ቀን ብዙ እድገት እናገኝበታለን። ብዙ ጊዜም እድገትን የምናገኝበት እና የራሳችንም የተለያዩ ድርጅቶች የምንፈልጋቸውን ስራዎችንም ለማቋቋም በጣም በዝግጅት ላይ ስለሆንን በጣም ትግእስት አድርገንም ስለምንሰራ ብዙ አድካሚ ሞስሎ አይሰማንም ደስ ነው የሚለን። በጣም ፈልገነው በተለያዩ መልኮችንም ነው ስራው የምንሰራው እና ደስ ብሎኝ ነው አብዛኛው ጊዜ ስለምሰራው አድካሚነቱ አይታየኝም። ድብርቲነቱ አይታየኝም። ስራው ከባድ እንደሆነ እንኳን ሞስል አይሰማኝም። ከልብህ በጣም ደስ ብሎ ወደኸው የምትፈልገው የምትመኘው አይነት ስራ የምትሰራ ከሆነ። ስለ ስራ አድካሚነቱ ብዙ ጊዜ አይታይምና እኔም ልክ እንደዛው የስራ አድካሚነቱ የሚታየኝ አይነት ጊዜ ላይ አይደለሁም። ስራውን ከልቤ ስለፈለጉት እና ህይወቴ ነው ብዬ ስለያዝኩት። በህይወት ደግሞ ብዙ ጊዜ የኔ ነው ብለህ ከያዝከው አንድ ነገር ስለብዙ ብዙ ደካማው ጎኖችን አታይም። ሁሌም የሚታይህ ጠንካራ ጎኖች እና ደስ የሚል አማራጮች ነው። የምታየው ሁሌም አንተ ምን እንደሆንክ ምን እውቀት እንዳለህ ነገ የት መድረስ እንደምትችል በተለይ መንገዶችንም ካወቅክ እየተለያዩ ቦታ የምትደርስበትን ሰዓት ስለምታውቅ የራስህን ያስቀመጥከው ጊዜ ስለሚኖርህ የስራ አድካሚነቱ አይታይም። ምክንያቱም የወደፊቱ ጥሩ የሚባል ግቦችህንም ነው የሚታይህ ሁሌም ደስ የሚሉ የቀጣይ ህይወትህን ነው የሚታይህ። ከሰዎች ጋር የሚኖርህ ግንኙነትም የነገ ጥሩ ነገርህን ስለምትመኝ የተለያዩ ለፀብ የሚያዳርጉ ለድካም ያዳርጉ ነገሮችንም ቢያጋጥሙ ለራሱ አንተ የነገው ነው ትልቁ ደስታ ስለምታይ ከእነሱ ጋር የምታየው አሉታዊ ነገር አይኖርም። በጣም አሪፍ እና አድካሚ በሚባሉ ሰአቶች ሁላ አንተ ልክ እንደ አዲስ ጉልበት እንዳለህ ሰው እና ጠንካራ በሚባል መልኩ ነው። ስራህን የምትወጣውና ስራዬ አድካሚ የሚባል ነገር አይደለም። በጣም የሚመቸኝ እና የማያደክመኝ በጣም የምፈልገው እና የማያደክመኝ። በጣም ስፈልገው የነበረው ከልጅነቴ ጀምሬ ስለሆነውም ነው። መሰለኝ እና ብዙ ጊዜ በጣም የሚወዱ ስራ ቢሰሩ ለራሱ አድጋሚ እንደሆነ ነው የሚያስቡት እና እኔ ግን የኔ